ቅመማ ቅመም የበዛበት ምግብ በርግጥ እወዳለሁ። ለምሳሌ ዶሮ ወጥ፣ ሽሮ፣ ምስር፣ በምበላበት ጊዜ ቅመማ ቅመም የበዛበት ምግብ ይመቸኛል ምክንያቱም እነዚህ ቅመማ ቅሞች ለምግቡ ጥሩ የሆነ በጣም ጣዕም ጣፋጭ ሆነህ ቃና ለዛ ይሰጡታል። ይህም ምግቡን ወድጄውና ተመችቶኝ እንበላ ያደርገኛል። ይህም ምግቡን ጨርሼ በደስታ እንድጨርስ ያደርገኛል። አመሰግናለሁ።

የምመኘው የእረፍት ጊዜ የምለው አንደኛ በጣም ብዙ ብር ኖሮኝ ሁሉን ስራዬን ጨርሼ ፊልም ማየት እንዲሁም ናሽናል ጂኦግራፊ የሆኑ ቪዲዮዎችን መመልከት በጣም ያስረድተኛል።

አዎ እኔ የተለያዩ ስልጠናዎችን እወስዳለሁ የኮምፒውተር ፕሮግራሚንግ ስልጠናዎችን እወስዳለሁ። የቋንቋ ስልጠናዎችን እወስዳለሁ። የተለያዩ ስልጠናዎችን እወስዳለሁ ይሄም የተሻለ ሰው እንድሆን ራሴን እንዳደረጅና እንዳሰለጥን ይረዳኛል። ስለዚህ ስልጠናዎችን እወስዳለሁ ትክክለኛ ጥያቄ ነው።

ገንፎ ትበላለህ ለሚለው ጥያቄ ያለኝ መልስ አዎ ገንፎ መብላት እወዳለሁ ገንፎ ስበላ ነው ያደግኩት አሁንም እበላለሁ ለወደፊትም እበላለሁ። ገንፎ የተለያየ ገንፎ አይነቶችን ይመቹኛል የቡላ ገንፎ አለ የገብስ ገንፎ አለ የበቆሎ ገንፎ አለ የስንዴ ገንፎ አለ ከእነዚህ ውስጥ ይበልጥ የገብስ ገንፎ በጣም ይመቸኛል። እና አዘውተሬ እበላለሁ።

በልጅነቴ ያደኩት ያው ልጅነቴን ያሳለፍኩት ከቤተሰቦቼ ጋር ነው። እና መኖሪያ ቤታችን በወቅቱ ስታ በወቅቱ ደረጃ በጣም ዘመናዊ ከሚባሉ መኖሪያዎች አንዱ ነው። እና ትልቅ መኖሪያ ቤት ነው። አምስት የተለያዩ የመኝታ ክፍሎች አሉት። እና በጣም ሰፊ ግቢ አለን በጣም ይመቸኛል በጣም ደስ ይለኛል።

ቤትህ እንዴት ታስውባለህ ለሚለው ጥያቄ ያለኝ መልስ። ቤቴን የማስውበው አንደኛ የተለያዩ ቆሻሾችን በማጽዳት መወልወል። እንዲሁም ደግሞ አበባዎችን በመትከል የተለያዩ ጌጣጌጣዎችን በማስቀመጥ በቤቴ ዙሪያ አሉ አበባዎች በመኮትኮት እና በመከባከብ። ቤቴን አስውበዋለሁ ማለት ነው።

ባህላዊ ልብስ ትለብሳለህ ወይ ለሚለው ጥያቄ ያለኝ መልስ አዎ ባህላዊ ልብስ አለኝ እለብሳለሁ። ባህላዊ ልብሶች የተለያዩ ባህላዊ ልብሶች አሉ እንደ ሀገራችን የተለያዩ ብሄር ብሄረሰቦች እንዳሉ መጠን የተለያዩ ባህላዊ ልብሶች አሉ። እና እኔም በአካባቢ የሚለበሱትን ባህላዊ ልብሶች እለብሳለሁ።

ወደ ስራ እነሆ ትሄዳለህ የሚለውን ጥያቄ ለመመለስ ያክል እኔ አው ዘውትር ጠዋት ሁለት ሰዓት ሲሆን ወደ ስራ እሄዳለሁ። ቀን ላይ ደግሞ ለምሳ ከወጣሁ በኋላ ተመልሼ ወደ ስራ እሄዳለሁ። እንደገና ማታ ላይ ከስራ እመለሳለሁ። እና ወደ ስራ የምሄደው በተደጋጋሚ ነው ከሰኞ እስከ አርብ እሄዳለሁ።

ስራዎቼን በቅደም ተከተል አዎ አስቀምጣለሁ። አሁን ላይ ስራ። ነገ የምሰራውን በቅደም ተከተል አስቀምጬ እያንዳንዱን በቅደም ተከተል ሰርቼ አጠናቅቃለሁ። በፊት ተማሪ እያለሁም ማነበው ቅደም ተከተል በማውጣት ነው። እና ስራዎችን በቅደም ተከተል አውጥቶ መስራት ትልቅ ምርታማነት ያመጣል።

እኔ የምጠቀመው የብርድ ልብስ ብዛት ያን ያህል ብዙ አይደለም። እና እኔ ሁለት ብርድ ልብስ ነው የምጠቀመው። እነዚህ ብርድ ልብሶች አንዱ ሲቆሽሽ እየተውኩኝ ሌላኛውን እለብሳለሁ። ሌላኛው ሲቆሽሽ ደግሞ የመጀመሪያውን እለብሳለሁ። እና ብርድ ልብስ የምጠቀመው አንድ ለመተኛት የምጠቀመው አንድ ነው ያለኝ ግን ሁለት ነው።

አካባቢዬን ይወዱታል የሚለው ጥያቄ ጥሩ ጥያቄ ነው እኔ ያለሁበት አካባቢ በጣም ሰላማዊ። በጣም አረንጓዴ እንዲሁም ደግሞ ሰላማዊ የሆኑ ሰዎች የሚያኖሩበት አካባቢ እንደመሆኑ መጠን አካባቢዬን በጣም እወደዋለሁ። እና ለከተማ ቅርብ ነኝ። ስለዚህ በጣም የሚመቸኝ አካባቢ ነው።

አዎ እኔ የዱሮ ፎቶዎቴን ይህዛለው የእኔን ብቻ ሳሆን የሌሎችን እቬንቶችን ያሳለፍኳቼው ታሪኮችን የቀርፅ የያዙ ፎቶዎቼን ይህዛለው። እና እነዚህ ፎቶዎች አሁንም ቤቴ ውስጥ ይገኛሉ። እና የልደት ፎቶ የታሪክ ፎቶዎችን የድሮ ፎቶዎችን መያዝ ታሪክን ለማስቀመጥ በጣም ይርዳል።

አስተያየት መቀበል ትወዳለህ ለሚለው ጥያቄ ያለኝ መልስ አዎ እኔ አስተያየት መቀበል እወዳለሁ። አስተያየት እቀበላለሁ ምክንያቱም አስተያየት እራሴን እንዳሻሽል በሚቀጥለው ጊዜ ከሰዎች ጋር በሚኖረኝ ኢንተራክሽን የተሻለ ሆኜ ለመገኘት። አስተያየት መቀበል ግዴታ ነው ብዬ አምናለሁ።

ኮምፒውተር መጠቀም ትችላለህ የሚለው ጥያቄ በጣም ጥሩ ጥያቄ ነው? እኔ ኮምፒውተር ከመጠቀም አልፌ ኮምፒውተር አበላሽቼ አስተካክላለሁ። ምክንያቱም እኔ የኮምፒውተር ሳይንቲስት ዘርፍ ውስጥ የተሰማራው ሰው ነኝ። እና ኮምፒውተር መጠቀም በጣም ነው የምችለው። ሀክ ማድረግ እችላለሁ። የሰዎችን ኮምፒውተር መጥለፍ እችላለሁ። ኮምፒውተር ፕሮግራም ማድረግ እችላለሁ እና ኮምፒውተር መጠቀም እችላለሁ

አዎ የምጠቀመው ሳሙና እንደየ የምጠቀመው የምጠቀም አላማ ይለያያል ለምሳሌ ልብስ ማጠብ ከሆነ የልብስ ሳሙና ይመችኛል እና የልብሱ ሳሙናው ያው ድንጋዩ ወይም ደረቁ የልብስ ሳሙና ነው የምጠቀመው። ለሻወር ከሆነ ደግሞ የሻወር የገላ ሳሙናዎችን እጠቀማለሁ። ሌላ የፊት ብዬ የምለየው ባይኖርም የገላውን ለፊቴ እጠቀመዋለሁ ማለት ነው።

ውሳኔ መስጠት ትችላለህ ወይ ነው የሚለው ያለኝ ጥያቄ ያለኝ መልስ ውሳኔ መስጠት እችላለሁ። ማለትም ያው እኔ በሚመለከተኝ ቦታ ወይም ደግሞ በተሾምኩበት ወይም ስልጣን ባለኝ ቦታ ወይም ሀላፊነት በወሰድኩበት ቦታ ላይ ስሆን ውሳኔዎችን እወስናለሁ። ምክንያቱም ውሳኔ ካልወሰኑ ነገሮች እየተንዛዙ ይሄዳሉ። ስለዚህ ውሳኔ መወሰን ካለብኝ እወስናለሁ።

እንደገና ጥቅም ላይ ማዋል ታደርጋለህ ወይ ተብሎ ለተጠየቀው ጥያቄ ያለኝ መልስ? አዎ ነገሮችን ወይ ተጠቅሜ የጣልኳቸውን ነገሮች እንደገና ጥቅም ላይ አውላለሁ ምክንያቱም ይሄ ወጪ ይቆጥብልኛል። እንደገና ደግሞ የአካባቢ ንጽህና አይንጠብቅም ትልቅ አስተዋጽኦ ያደርጋል። ስለዚህ እንደገና የመጠቀም ባህሪ አለኝ።

የይለፍ ቃልን ትጠብቃለህ ወይ? ለሚለው ጥያቄ ያለኝ ምላሽ የይለፍ የ ይለፍ ቃሎቼን የተለያዩ የ ይለፍ ቃሎች አሉኝ እጠብቃቸዋለሁ በጣም ጥንቃቄ በተሞላ መልኩ ነው የማስቀምጠው። ራሴ እንዳረሳቸው እንዲሁም ደግሞ እንዳይጠፋብኝ በተለያዩ ቦታዎች አንድ ቦታ ላይ ብቻ ሳይሆን የተለያዩ ቦታዎች ላይ አስቀምጣቸዋለሁ። ምክንያቱም አንዱ ምንአልባት ከጠፋብኝ ሌላው ተጠቅሜ የ ይለፍ ቃላቶችን ማግኘት ስለሚያስችለኝ። የተለያዩ የ ይለፍ ቃላት መጠቀሚያ ወይም ደግሞ ማስቀመጫ ቦታዎችን እጠቀማለሁ።

ፍየል አይቼ አቃለሁ። እና ፍየል በየሰፈራችን፣ በየትኛውም ቦታ አለ ብዬ ነው ማስበው። ስለዚህ፣ ፍየል አይቶ የማያቅ ሰው አለ ብዬ እራሱ አላስብም። እና ፍየል በልቼም አቃለሁ። አይቼም አቃለሁ። አርብቼም አቃለሁ። ፍየል በየቦታው ስትዞር፣ በየመንገዱ ስትለቃቅም ነው ምትውለው። እና ፍየል በተደጋጋሚ ጊዜ ነው፣ በየቀኑ ነው የማየው።

በስልክ ገንዘብ እልካለሁ ምናልባትም በየቀኑ በሚባል ደረጃ ገንዘብ ልውውጥ የማደርገው በስልክ ነው። ኦልሞስት የካሽ ገንዘብ ልውውጥ ብዙም ጊዜ አላካሄድም። ምክንያቱም የስልክ ገንዘብ ልውውጥ በጣም ፈጣንና ቀላል በመሆኑ ምክንያት የስልክ ገንዘብ ልውውጥ ከባንክ ጋር የተገናኘ ስልክ ገንዘብ ልውውጥ የቀነ ነው የማካህደው።

የትንኝ የትንኝ መረብ አልጠቀምም የትንኝ መረብ እንግዲህ እንደሚታወቀው ይህ መረብ የትንኝ መረብ የሚገኘው አብዛኛው ጊዜ በገጠራማ አካባቢ ነው። እና እኔ ያለሁበት አካባቢ ከተማም እንደመሆኑ መጠን እና የተለያዩ ለትንኝ መራቢያነት አመቺ የሆኑ ሁኔታዎች ባለመኖራቸው ምክንያት የትንኝ መረብ አልጠቀመም።

የምወደው ፍራፍሬ የተለያዩ ፍራፍሬዎች አሉ እንግዲህ ብዙዎቹን እወዳቸዋለሁ እና ከምወዳቸው ፍራፍሬዎች መካከል ብርቱካን ይመቸኛል። ሌላው ደግሞ ሎሚ እወዳለሁ። ፓፓያ እወዳለሁ። ሀባብ እወዳለሁ። አቮካዶ እወዳለሁ። ብዙ ፍራፍሬወችን እወዳቸዋለሁ።

የምትጠቀማቸው ትራሶች እንግዲህ ብዙ አይደሉም ያው አንድ ሰው እንደመሆን መጠን የምትጠቀመው ትራስ አንድ ነው። እና አንድ ትራስ ተጠቅሜ ያ ትራስ ተጠቅሜበት ሲቆሽሽ በሌላ ትራስ እቀይረዋለሁ። ስለዚህ ያለኝ ትራሶች ሁለት ቢሆንም የምጠቀመው ትራስ ግን አንድ ነው።